ስራ ትወዳለህ? ስራ አዎ እወዳለሁኝ። እንዴት? ስራ መስራት ወደድሽ ብላችሁ ከጠየቃችሁኝ ስራ የምወድበት ምክንያት። የመጀመሪያው ነገር ስራ ካልሰራሁኝ መኖር አልችልም። እንዴት ነው ስራ ካሰራሽ መኖር አትችይም ካላችሁኝ? ለምሳሌ ስራ የማልሰራ ከሆነ ብር ማግኘት አልችልም። ብር ካላገኘሁኝ ደግሞ የምፈልጋቸውን ነገሮች ማሟላት አልችልም። የምፈልጋቸውን ነገሮች ማለት በትንሹ ምግብ መብላት ስፈልግ ለምግብ መስሪያ የሚያስፈልገኝ ነገር ቢኖር እሱ እሱን መግዛት አልችልም። በተጨማሪ ደግሞ ተጨማሪ ነገሮች ቢያምሩኝ። ልብስ መዝናናት። የተለያዩ ቦታዎች መሄድ እነዚህ እነዚህ ነገሮች ቢያምሩኝ። መግዛት አልችልም ስራ ካልሰራሁኝ ስለዚህ ስራ የምወድበት ምክንያት። ጠንክሬ ከሰራሁኝ የምፈልገውን ነገር ማድረግ ስለምችልና ማሟላት ስለምፈልግ ነው። ስራ የምወደው ስለዚህ ስራን እወዳለሁኝ ማለት ነው።

በቀን ምን ያህል ውሃ ትጠጣለህ? እንግዲህ በቀን ምን ያህል ውሃ ትጠጫለሽ? ካላችሁኝ እኔ በቀን የምጠጣው ውሃ። ቢያንስ አንድ ሌትር አንድ ሌትር ተኩል እጠጣለሁኝ። አንድ ሌትር ተኩል የምጠጣበት ምክንያት ያው ውሃ በጣም ብዙ ጥቅሞች ስላሉት ከዚህ በላይም እንዲጠጣ ይመከራል። ግን አየሩ ምናምን ስለሆነ ነው። ስለዚህ ውሃ ከአንድ ሌትርና ከዛ በላይ ቢጠጣ አንደኛ ለቆዳችን ጤንነት ጥሩ ነው። ለአንጎል እድገት አሪፍ ነው። ጥርት ያለ ቆዳ እንዲኖረን ያደርገናል። እና ለዛ ነው። በቀን አንድ ሌትር አንድ ሌትር ተኩል ውሃ አጠጣለሁ።

የትውልድ ከተማ የት ነው? የትውልድ ከተማዬ የት ነው የኔ? የትውልድ ከተማሽ የት ነው ካላችሁኝ? የኔ የትውልድ ከተማዬ በመርሃዎ ወረዳ በገንዘይታ ቀበሌ ዘይታ በቀሌ ዜሮ ስድስት እዛ ነው የተወለድኩት። የትውልድ ቦታዬ ዘይታ ዜሮ ሶስት ቀበሌ ነው። በጣም ነው የምወዳት። ጽድት ያለች ቀበሌ ናት እና የቱልድ ከተማዬ ዘይታ ቀበሌ ማለት ነው። ወረዳው መራቤት የሆነው ዘይታ ቀበሌ ነው የተወለድኩት።

ምግብህን ለሌሎች ማካፈል ትወዳለህ? እ አዎ ለሌሎች ምግብ የማካፈል እወዳለሁኝ። እንዴት ነው ለሌሎች ምግብሽን የምታካፍይው እንዴት ነው የምትወጂው? ካላችሁኝ የ መጀመሪያው እ ለተቸገሩ ሰዎች ምግቤን እከፍላለሁኝ። ለተራቡ ሰዎች ማለት ነው። ከዛ በተጨማሪ ደግሞ ትምህርት ቤት በመሄድበት ሰዓት ምግብ ቁአጥሬ ትምህርት ቤት በመሄድበት በሰአት ምግብ ያላያዙ ጓደኞቼ ሊኖሩ ይችላሉ። ምግብ ያላያዙ ጓደኞቼ ሊኖሩ ስለሚችሉ ለእነሱ አከፍላለሁኝ። እ ከዛ በተጨማሪ ደግሞ እኔ እየበላሁኝ እያለ የተራበ ሰው ስለ ማርያም ብሎ የሚጠይቅ ከሆነ ከምግቤ ላይ አካፍዬ እሰጠዋለሁ። ከዛ በተጨማሪ ደግሞ ለሌሎች ምግቤን የማከፍልበት። ምንም ለሌላቸው ረጂም ምንም ለሌላቸው ሰዎች ምግቤን እካፍላለሁኝ። ስለዚህ ለሌሎች ምግቤን አካፍላለሁኝ በተለያዩ መንገዶች

ጥራት ያለው ያለው ስራ ማቅረብ ትችላለህ? አዎ እችላለሁኝ። ጥራት ያለው ስራ ማቅረብ እንዴት ቻልሽ እንዴት ለምን እንዴትስ ትችያለሽ? ካላችሁኝ ጥራት ያለው ስራ ማቅረብ የምችልበት ምክንያት። ለምሳሌ አሁን እኔ ሱቅ ላይ በምሸጥበት ሰዓት። ጥራት ያለው እቃ ከሌለኝ ሰዎችን የሚስብ ነገር ከሌለኝ ሰዎች ሊቀርቡኝ አይችሉም። ስለዚህ የግዴታ ደንበኛ ለመሳብና አትራክቲቭ ለመሆን። ጥሩ ስራ ለመስራት ስለምፈልግ። ጥራት ያለው ስራ ማቅረብ እችላለሁኝ። እና ጥራት ያለው ስራም አቀርባለሁኝ። በተጨማሪ ደግሞ ጥራት ያለው ስራ ለራስህ ስለሚጠቅም። ከሌሎች ጋር ተወዳዳሪ እንድንሆን ስለሚያደርገን። ጥራት ያለው ስራ ማቅረብ እችላለሁኝም። እወዳለሁኝም ተወዳዳሪ ስለሚያደርገኝ ጥራት ያለው ስራ ማቅረቤ። ስለዚህ እችላለሁ።

የስራ ቦታ ደህንነት እንዴት ነው? የኔ ስራ ቦታዬ ደህንነት በጣም ጥሩና ቆንጆ ነው። እንዴት ቆንጆ ሊሆንልሽ ቻለ እንዴት ጥሩ ሆነልሽ ካላችሁኝ? የስራ ቦታዬን ደንበኞቼን በስነ ስርዓት ነው የማስተናግደው። ምንም ፀብ የለኝም። አስተያየት እቀበላለሁኝ። ሁሉን ነገር አደርጋለሁኝ የሚጠይቁኝን ሁሉ አደርጋለሁኝ። ደንበኛ አከብራለሁኝ። ስለዚህ የስራ ቦታዬ ደህንነቱ መቶ ፐርሰንት ነው ማለት እችላለሁ። ከዛ በተጨማሪ ደግሞ የስራ ቦታዬ ደህንነቱ ከምንም ንኪኪ ንጹህ ነው። ሁሉንም ነገር የሚጠይቁኝን ነገር ሁሉ አደርጋለሁ ለደንበኞቼ ምቹ ነኝ። ስለዚህ የስራ ቦታዬ ደህንነቱ ቆንጆ ነው። እና መቶ ፐርሰንት ነው።

ባዶ እግርህን መራመድ ታውቃለህ? ባዶ እግሬን መራመድ አዎ አውቃለሁኝ። እንዴት ባዶ እግርሽን መራመድ አወክሽ ካላችሁኝ? የመጀመሪያው ወደ ቤተክርስቲያን በምገባበት ሰዓት ተሳልሜ ወደ ቤተክርስቲያን በምገባበት ሰዓት የግዴታ በባዶ እግሬ ነው መራመድ ያለብኝ። ከዛ በተጨማሪ ደግሞ በባዶ እግሬ የምራመድበት ምክንያት። ለፋሲካ በሚደርስበት ሰዓት የማማት ወቅት የማማት የማማት ወቅት በሚሆንበት ሰዓት የትም ቦታ በምሄድበት ሰዓት ትምህርት ቤትም ሊሆን ይችላል ገበያም ሊሆን ይችላል። ብቻ የትም ቦታ በምሄድበት ሰዓት። የጌታችን መሰቀል ሲቃይ ለማስታወስ በባዶ እግሬ ተራምጄ አውቃለሁኝ እና ሄጄም አውቃለሁኝ። በነዚህ በነዚህ ወቅቶች በባዶ እግሬ መራመድ አውቃለሁኝ ማለት ነው። ስለዚህ በባዶ እግሬ መራመድ አውቃለሁ

ማታ በምን ሰዓት ትመገባለህ እንግዲህ ማታ በምን ሰዓት ትመገበያለሽ? ካላችሁኝ እኔ የምመገብበት ሰዓት ከስራ እንደገባሁኝ ስራን ሰርቼ ምን ብዬ ተጣጥቤ ስለሆነ እራት የምመገበው ቢያንስ ሶስት ሰዓት ሶስት ሰዓት ሶስት ሰዓት ላይ ነው የምመገበው። በዚህ ሰዓት በሶስት ሰዓት አካባቢ እራቴን እመገባለሁኝ። ከዛ በኋላው ቶሎ ስለማልተኛ ቆይቼ ምን ብዬ እተኛለሁኝ ማለት ነው። ስለዚህ በምን ሰዓት እመገባለሁኝ? ሶስት ሰዓት ላይ እመገባለሁኝ።

ከልጅነቴ የምትዘክረው ነገር አለህ? ነው አለኝ። ከልጅነቴ የምዘክረው ነገር አለኝ እንዴት አለሽ? ካላችሁኝ ከልጅነቴ እንግዲህ እጫወታለሁኝ ሱቅ እላላካለሁኝ። ከዛ በተጨማሪ ደግሞ የተለያዩ ቦታዎች እሄዳለሁኝ። እነዚህ እነዚህ ነገሮች አረሳቸውም። ከዛ በተጨማሪ የተለያዩ ቦታዎች ከወዲሁ እጫወታለሁ ሱቅ እላካለሁ ቤተሰቤን እግዛለሁ። እነዚህ እነዚህን አረሳቸውም እነዚህ ከልጅነቴ የምዘክረው ነገር ይሄ ነው።

ሽማግሌዎችን እንዴት ታከብራለህ ሽማግሌዎችን እንዴት ታከብሪያለሽ? እና ለምንስ ልታከብሪያለሽ ካላችሁኝ? ከጠየቃችሁኝ እኔ ማከብረው ሽማግሌዎችን አንደኛ ትላልቅ አባቶች ስለሆኑ። ሲቀጥል ደግሞ ሽማግሌዎችን ማከብረበት ለምሳሌ መልእክት የሚልኩኝ ከሆነ ምንም ምክንያት ሳላቀርብ ሄጄ የሚፈልጉትን ነገር አድርጌ እመጣለሁኝ። ሁለተኛ ደግሞ እኔ ተቀምጬ ከሆነ እነሱን ሚመጡት ብድግ ብዬ ወንበር በመልቀቅ ብድግ ብዬ እንዲቀመጡ እጋብዛችኋለሁኝ። ከዛ በተጨማሪ ደግሞ የተለያዩ ነገሮችን ለእነሱ ስጦታ በመስጠት ሊሆን ይችላል ስራ በማገዝ ሊሆን ይችላል። ይሄን በማድረግ ሽማግሌዎችን አከብራቸዋለሁ የሚፈልጉትን ነገር በማድረግ ማለት ነው። ስለዚህ ሽማግሌዎችን አከብራለሁኝ።

ምን የቤት እቃዎች ትጠቀማለህ? ምን የቤት እቃዎች ትጠቀሚያለሽ? ብላችሁ ከጠየቃችሁኝ ለምሳሌ እኔ የምጠቀማቸው የቤት እቃዎች ሁሉንም እንዳስፈለግነታቸው እጠቀማቸዋለሁ። ማለት በሚያስፈልጉኝ ሰዓት ለምሳሌ: ብረት ድስት ልጠቀም እችላለሁ። ብረት ድስት የምትጠቀመው ደግሞ ወጥ በምሰራበት ሰዓት ብረት ድስት እጠቀማለሁኝ። ከዛ በተጨማሪ ደግሞ ጁስ መፍጨት ብትፈልግ የጁስ መፍጫ ማሽን ልጠቀም እችላለሁኝ። ከዛ በተጨማሪ ደግሞ ፓስታ መብላት ብፈልግ ሳህንና ሹካ እጠቀማለሁኝ። ውሃ መጠጣት ብፈልግ ብርጭቆ እጠቀማለሁኝ። ከዛ በተጨማሪ ደግሞ ቡና መጠጣት ብፈልግ የቡና ማሽን፤ በቡና ማሽን ፈጭቼ እጠቀማለሁኝ። ስኒ እጠቀማለሁኝ። ቡና ለመጠጣት በስኒ ስለሆነ ስኒ እጠቀማለሁኝ። ቺፕስ መጥበስ ስፈልግ የቺፕስ ማሽን እጠቀማለሁኝ። ስለዚህ ብዙ የቤት እቃዎችን እጠቀማለሁኝ። መቀመጥ ብፈልግ፤ ወንበር ላይ ለመቀመጥ ወንበር እጠቀማለሁኝ። እቃ ማስቀመጥ ብፈልግ ብፌ ውስጥ ለማስቀመጥ ከሆነ ብፌ ውስጥ አስቀምጣለሁኝ። ስለዚህ ብዙ የቤት እቃዎችን እጠቀማለሁኝ።

ልብሶቼ በስርዓት የተቀመጡ ናቸው። አዎ የተቀመጡ ናቸው። እንዴት ልብሶችን በስራ አስቀምጥሽ ካላችሁኝ? በስርዓት የማስቀምጥበት ምክንያት አንደኛ በምፈልግበት ሰዓት ቶሎ አውጥቼ መጠቀም ስለምፈልግ። ሁለተኛ ምስቅልቅል ስለማልወድ። ጅንስ ጅንስ ሱሪዎቼን በአንድ ወገን ቲሸርቶቼን በአንድ ወገን ቀሚስ በአንድ ወገን አድርጌ አጣጥፌ አስቀምጣለሁኝ ከዛ በተጨማሪ ደግሞ ከሌሎች ጋር እንዲቀላቀልብኝ አልፈልግም። የራሴን ለብቻዬ ማድረግ ስለምፈልግ። ልብሶቼን በስነ ስርዓት አስቀምጣለሁኝ የማስቀመጥበትም ምክንያት። በአስቸኳይ ብፈልገው ቶሎ ብድግ አድርጌ ለብሼ መውጣት እችላለሁኝ። ስለዚህ ልብሶቼ በስርዓት የተቀመጡ ናቸው። ተጣጥፈው በስርዓት የተቀመጡ ናቸው። ከማንም ጋር አልተቀላቀለም ለብቻው ማለት ነው።

ቡና ወይስ ሻይ ትመርጣለህ? እኔ የምመርጠው ቡና ነው። ቡና ምመርጥበት ምክንያት ቡናውን ለምን መረጥሽ ካላችሁኝ? አንደኛ ቡናውን ምጠጣበት ሰዓት ፍክት በቃ ውስጤ ሰላም ይሰማኛል። ንቅት ብዬ ስራዬን በአግባቡ ስለምሰራም ነው። ከዛ በተጨማሪ ደግሞ ቡና ቤት ያደምቃል። አመትበዓል ሲኖር የተለያዩ ፕሮግራሞች ሲኖሩ በዓላት ሲኖሩ ቡና በማፍላት ቤታችንን ድምቅ ስለሚያደርግ ቡናን እወደዋለሁኝ። ከዛ በተጨማሪ ደግሞ ቡናን የምወድበት ምክንያት ከጤና አንፃር ስናየው ጤናችን በጣም አሪፍ ነው። ለምሳሌ ከፊት ብንቀባው ቡና ፊትን ጥረት ፍክት የማድረግ ተግባር አለው። ለፀጉራችንም እንደዛው ስለዚህ ቡና እመርጣለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ብዙ ጊዜ ወደ ገበያ እሄዳለሁኝ። እንዴት ነው? ብዙ ጊዜ ወደ ገበያ የምትሄጂው ካላችሁኝ የምሄድበት ምክንያት የመጀመሪያው የተለያዩ እቃዎችን ለመግዛት ነው። እና ምን ያህል ጊዜ ደግሞ ትሄጃለሽልሽ ካላችሁኝ። የሚያስፈልገኝ ነገር እንዳለ ገበያ የምሄደው የሚያስፈልገኝ ስላችሁ ዛሬ ሄጄ ከሆነ ነገም ልሄድ እችላለሁኝ። ቃለቀብኝ። ለምሳሌ ዛሬ ገዝቼ የመጣሁት ቃሪያ ካለቀ ነገም ልገዛ እሄዳለሁኝ። የምፈልገው ነገር ሲኖር እገዛለሁኝ። ከዛ ደግሞ ዳቦ ዳቦ ገዝቼ ካለቀብኝ ወዲያውኑ ዳቦ ለመግዛት እሄዳለሁኝ። ስለዚህ ብዙ ጊዜ ወደ ገበያ እሄዳለሁኝ። የሚያስፈልጉ ነገሮች ባሉ ሰዓት ገበያ እሄዳለሁኝ ለመግዛት ግዴታ ስለሆነ ስለዚህ ብዙ ጊዜ ወደ ገበያ እሄዳለሁ። እኔ የማልሰ ብዙ ጊዜ ወደ ገበያ። ለሶስት ቀን ማለት ተከታታይ ለብዙ ጊዜ እሄዳለሁኝ።

እንተርኔት አለህ? አዎ አለኝ። እንተርኔት አለሽ ማለት እንዴት አለሽ ኢንተርኔት ካላችሁኝ። እንተርኔት በጣም አስፈላጊስ ነገር ስለሆነ እንተርኔት ከስልኬ ላይ አይጠፋም። እንደምን ሁሉ ነገር የምሰራው በእንተርኔት ስለሆነ ኦንላይን ስራዎችን የምሰራው ኦንላይን የምማረው የተለያዩ ሶሻል ሚዲያዎችን የማየው በእንተርኔት ስለሆነ የማነበውም በእንተርኔት ስለሆነ። እንተርኔት የግዴታ ስለሚሆን እንተርኔት አለኝ እና እጠቀማለሁ። አስፈላጊ ስለሆነ። መልእክት መላላክ ብፈልግ የግዴታ በእንተርኔት ነው። እንተርኔት ስለሚያስፈልገኝ እንተርኔት አለኝ።

መንዳት ትችላለህ መንዳትችያለሽ ካላችሁኝ እኔ መንዳት ማለት መንዳት አልችልም። መንዳት የማልችልበት ገና የመንጃፍቃድ ምናምን ስላላውጣሁኝ አሁን ባልሁበት ሁኔታ። መንዳት አል አልችልም። ገና ስለሆንኩኝ መንዳት አልችልም ማለት ነው።

ደሞዝ በየትኛው ቀን ታገኛለህ? እንግዲህ እኔ ደሞዝ የማገኝበት ቀን ደሞዝ ታገኛለሽ በየትኛው ቀን ታገኛለሽ እስኪ አላችሁኝ። ደሞዝ የማገኝበት ቀን። በሳምንት በሳምንት ማለት የሚሆንበት ምክንያት እኔ ምሰራው የግል ስራ ስለሆነ። ማለት ሽያጭ ላይ ስለሆነ ምሸጠው እስከሳምንት ድረስ የሸኩት ነገር ገቢና ወጪ ከተጠራ በኋላ ሌላው ትርፍ ነገር ለራሴ ነው። ስለዚህ በየሳምንቱ በሳምንት ቀን እሁድ ቀን ደሞዜን አገኛለሁኝ ማለት ነው።

የሽያጭ ግቦች አሉህ? አዎ የሽያጭ ግቦች አሉ። እንዴትስ ኖረሽ ካላችሁኝ? የሺያጭ ግቦቼ የመጀመሪያው አሁን ነው ከምሸጠው ነገር የተሻለ ነገር የመሸጥ ግብ። ይሄኛውን በተሻለ ትርፍ እሸጠዋለሁ ብዬ ግቦች አስቀምጣለሁኝ። ለምሳሌ አሁን ምንልበላችሁ የሚያተርፍ ነገር። አንድ ኩንታል ሽንኩርት ገዝቼ ባስቀምጥ የአንድ ኩንታል ሽንኩርት አሁን ላይ ያለው ዋጋ ሃምሳ ብር ቢሆን አንድ ኪሎ እኔ የማስቀምጥለት ግብ ደግሞ ሰባ ብር። ይሄን አንድ ኩንታል ሽንኩርት መሸጥ ያለብኝ በሰባ ብር ነው አንዷን በቂ አንዷን ኪሎ በሰባ ብር ነው መሸጥ ያለብኝ። ብዬ የሽያጭ ግቦቼን አስቀምጣለሁኝ። ይሄን የማስቀምጥበት ምክንያት በተሻለ ዋጋና በተመረጠ ዋጋ ለመሸጥ ትርፋማ ለመሆን ስል። ይህ ሽያጥ ግቦችን አስቀምጣለሁኝም አሉኝ።

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ለኔ ቀላል ነው እንዴት ቀላል ሆነልሽ ካላችሁኝ? ይቅርታ መጠየቅ ትልቅነት ስለሆነ። ቀለል አድርጌ ይቅርታ እጠይቃለሁኝ። እንዴት ነው? ይቅርታም ጥይት ካላችሁኝ ለምሳሌ እኔ እኔን በድለውኝ። እኔ ግን ይቅርታ እጠይቃለሁ። እኛ ይቅርታም መጠየቅ ትልቅነት ስለሆነ። ምንም የሚጎድልብን ነገር ስለሌለ ይቅርታ ስለጠየቅን። እኔ ለኔ ይቅርታ መጠየቅ ቀላል ነው። ይቅርታም ጠያቂ ነኝ። ስለዚህ ይቅርታ መጠየቅ ለኔ ቀላል ነው።

ለበጎ አድራጎት ሰርተህ ታውቃለህ ወይ? ታውቃለህ አዎ አውቃለሁኝ። እንዴት ለበጎ አድራጎት ሰርተሽ ታውቂያለሽ ካለቹኝ። የመጀመሪያው ለበጎ አድራጎት የምሰራው። የተለያዩ ነገሮችን በማድረግ ለምሳሌ በጎ አድራጎት ድርጅት ውስጥ ሄጄ። ለምሳሌ በሻሮጋን የሚባል በጎ አድራጎት ድርጅት አለ በሰፈራችን። እዛ በመሄድ። አረጋዊያንን አቅመ ደካሞችን። መስራት የማይችሉትን ልብሳቸውን ማጠብ የማይችሉትን ምግባቸውን ማዘጋጀት የማይችሉትን። ለእነሱ ልብሳቸውን በማዘጋጀት መግባቸውን በመስራት። መጸዳዳት ለማይችሉት እንዲጸዳዱ ማድረግ። ከተለያዩ ቦታዎች ደግሞ ለእነዚህ ሰዎች። የሚያስፈልጋቸውን ነገሮች የተለያዩ ሰዎችን እቃ በመጠየቅ አሰባስቤ ለእነዚህ ሰዎች ሰጥቼ አውቃለሁ። ስለዚህ ለበጎ አድራጎት ሰርቼ በደንብ አውቃለሁኝ ማለት ነው። እነዚህ ስራዎችን በማድረግ

ወደ ስራ ምን ልብስ ትለብሳለህ? እንግዲህ እኔ ወደ ስራ ምን ልብስ ትለብሻለሽ ካላችሁኝ ስራዬን የሚወክል ስራዬን የሚወክል ልብስ ለብሼ ነው ወደ ስራ የምሄደው። ለምሳሌ እኔ የምሰራው ምግብ ቤት ነው። ምግብ ቤት እንግዲህ ስሄድ። መጀመሪያ ንጹህ ልብስ ለብሼ እሄዳለሁኝ ከዛ በኋላ እዛ ከደረስኩኝ በኋላ ግን እቀይራለሁኝ የምቀይርበት ምክንያት የስራ ልብስ የሚሆን ልብስ ነው የምለብሰው። ምግብ ስለምሰራ ለምሳሌ ወጥ በመማመስል ሰዓት ፍንጥቅ ቢል ልብሴ ስለማይቆሽሽ የወጥ ስራ ልብስ ነው የምለብሰው ማለት ነው። ስለዚህ ለስራ የሚመቸኝ ምቹ ቅልጥፍ ያለ ልብስ ወደ ስራ ስሄድ እለብሳለሁኝ። ይህ የሚሆንበት ለአሰራር እንዲመቸኝ ስለምፈልግ ነው። እንግዲህ የስራ ልብስ እምመርጠው ማለት ነው።

ቅርጫት አለህ? ቅርጫት አዎ አለኝ እንዴ? ቅርጫት አለሽ ካላችሁኝ የመጀመሪያው ብዙ አይነት ቅርጫቶች አሉኝ። በተጨማሪ ደግሞ የልብስ ቅርጫት አለኝ። የቆሻሻ ማጠራቀሚያ ቅርጫት አለኝ የ የእህል ማስቀመጫ ቅርጫት አለ። ከዛ በተጨማሪ ደግሞ የተለያዩ ነገሮችን የምናስቀምጥበት እቃ የምን የማስቀምጥበት ቅርጫት አለኝ። ስለዚህ ብዙ አይነት ቅርጫት አለኝ ማለት።

የደንበኛ እርካታ ታሳውቃለሆይ። አዎ አሳውቃለሁኝ እንዴት ነው የደንበኛ እርካታ የምታሳውቂው? ካላችሁ የመጀመሪያው ደንበኞቼን እጠይቃቸዋለሁ። ለምሳሌ ምግብ ማቀርብላችሁ ከሆነ ምግቡን በልተው ከጨረሱ እሱ በኋላ በዚህ ምግብ እርከ እረክታችኋልወይ? ጥሩ ነው ወይ ብዬ ስለምጠይቃቸው የደንበኛ እርካታም አሳውቃቸዋለሁ። እጠይቃቸዋለሁኝ

ስትታመም ከስራ ትቆያለ? እኔ አዎ በደንብ ነው የምቆየው። እንዴት ትቆያለሽ? ካላችሁኝ። የመጀመሪያው ከባድ በሽታ ሊሆን ይችላል ያመመኝ። ሁለተኛው ደግሞ ከስራ የምቆይበት። ሀኪም ቤት ሄጄ ሊሆን ይችላል። ሀኪም ቤት ሄጄ መድሃኒት እስከሚያዙልኝ እስከሚመረምሩልኝ ብዙ ነገር ስለሚፈጠር ስለሚፈጠር። ከስራ ልቆይ እችላለሁኝ ከዛ በተጨማሪ ደግሞ። ካልተሻለኝ ጭራሽ ካልተሻለኝ ከስራ ሳልገባ ልቆይ እችላለሁኝ ብዙ ረጅም ሰዓት ሊሆን ይችላል ማለት ነው። ስለዚህ ከስራ ትቆያለህ ወይ? አዎ በደንብ ነው የምቆየው።

ሳህኖችን ማጣጠብ ትወዳለህ ማጠብ ትወዳለህ ለማለት ነው ጥያቄው መሰለኝ? አዎ ማጠብ እወዳለሁኝ። እንዴት ትወጃለሽ ካላችሁኝ የምወድበት ምክንያት። አንደኛ ንጹህ እንዲሆኑ ስለምፈልግ። ይህ ማለት ስበላ ጽድት ብሎ እበላለሁኝ ቆሻሻ አላይበትም ማለት ነው። እና ጽዱ ሆኖ እንዲቀመጡ ስለምፈልግም። ሳህኖችን ማጠብ እወዳለሁኝ።

በመንገድ ላይ ምግብ ትገዛለህ? አዎ እገዛለሁኝ። እንዴት ነው? በመንገድ ላይ ምግብ የምገዙ ካላችሁ በመንገድ ላይ የምገዛቸው ምግቦች ቀለል ያሉ እና ለአበላል ምቹ። ፈጣን ስለሚሆኑ በመንገድ ላይ ምግብ እገዛለሁኝ። ለምሳሌ ቺፕስ ሳምቡሳ ቆቀር እገዛለሁኝ። ከ ከዛ በተጨማሪ ደግሞ ቤት መስራት የማልችል ከሆነ ምግቦችን ቴክአወይ አድርጌ ይዤ በመሄድ ምግብ እገዛለሁኝ። ከዛ በተጨማሪ ደግሞ ጎመን ጥቅልጎመኖችን ድንች ትማቲም ሽንኩርት የመሳሰሉ ነገሮችን ምግቦችን ገዝቼ ወደ ቤት እሄዳለሁኝ። ስለዚህ በመንገድ ላይ ምግብ በደንብ እገዛለሁኝ ማለት ነው።

የአትክልት ስራ ታደርጋለህ? አዎ የአትክልት ስራ አደርጋለሁኝ። እንዴት ነው አትክልት ስራ የምታደርጊው ካላችሁኝ አትክልት ስራ እማደርገው። መጀመሪያ አትክልቶችን በመስራት በመሸጥ ሊሆን ይችላል። አትክልቶችን ቆራርጦ በማቅረብ ሊሆን ይችላል። አትክልቶችን በመንከባከብ ሊሆን ይችላል በተለያዩ ነገሮች አትክልት ስራ። አደርጋለሁ እንከባከባለሁኝ እስራሉኝ እበላለሁኝ ማለት ነው። ስለዚህ የአትክልት ስራ አደርጋለሁኝ

ስማርት ፎን ትጠቀማለህ? አዎ እጠቀማለሁኝ በደንብ። እንዴት ትጠቀሚያለሽ ካላችሁኝ። የመጀመሪያው ግዴታ ስለሆነ። ስማርትፎን መጠቀም ያለብኝ። እዛ በተጨማሪ ደሞ። ለማንበብ የተለያዩ ነገሮችን ለማየት ኦላይን ለመማር። ፎቶ ቪዲዮ ለማቀናበር። ከጓደኞቼ ጋር የተለያዩ መልእክቶችን ለመላላክ። ስለሚጠቅመኝ ስለሚያገለግለኝ ለማንበብ ስለሚሆነኝ። ስማርት ፎም እጠቀማለሁ። በደንብ ተጠቃሚ ነኝ እጠቀማለሁኝ ብዙ ጥቅም ስላለው ማለት ነው።

ጊዜህን በደንብ ታስረድራለህ? አዎ በደንብ ነው የማስተዳድረው ጊዜዬን። እንዴት ጊዜሽን በደንብ ታስተዳድራለሽ ካላችሁኝ? የመጀመሪያው የጊዜ ስሌዳ አለኝ። ይሄም ማለት ከዚህ እስከዚህ ሰዓት ከሁለት ሰዓት እስከ ሶስት ሰዓት ይሄኛውን ስራ መስራት አለብኝ። ከሶስት ሰዓት እስከ አራት ሰዓት። ማንበብ አለብኝ ከአራት ሰዓት እስከ አምስት ሰዓት ቤተሰብ ማገዝ አለብኝ። ከዚህኛው እስከዚህኛው ሰዓት ይሄን ማድረግ አለብኝ። ብዬ ጊዜዬን በደንብ ነው የማስተዳድረው። እና የጊዜ ሰሌዳ አለኝ። ስለዚህ ጊዜን በደንብ አስተዳድራለሁኝ።

የምትወደው መተግበሪያ ምንድነው? እኔ የምወደው መተግበሪያ ብዙ ነው። ለምን እሱ ብዙ መረጥሽ እና እንዴት ስወደድሽው ካላችሁኝ። የመጀመሪያው ቴሌግራም ቴሌግራም እና ዩቲዩብ ቲክቶክ ቴሌግራምም የወደድኩበት ምክንያት። የተለያዩ ፎልደሮችን ፒዲአፎችን የምላላክበት ግሩፕ ያለበት ስለሆነ ጓደኞቸን የማገኝበት ስለሆነ። ቴሌግራም መርጨዋለሁኝ። ከዛ በተጨማሪ ደግሞ ዩቲዩብን ዩቲዩብ መተግበሪያ ነው የወደድኩት። ኦንላይን ኮርሶችን ስለምወስድበት ስለምማርበት አስተማሪ የሆኑ ትምህርታዊ ነገሮችን ስለምማርበት ዩቲዩብን። ከዛ በተጨማሪ ደግሞ ቲክቶክ ቲክቶክ መተግበሪያን የወደድኩበት። አንደኛው ዘና ለማለት ዘና ማለት ከፈለኩኝ የሚያዝናና ነገር ማየት ከፈለኩኝ ቲክቶክን እንመርጣለሁኝ። ስለዚህ ሶስቱ መተግባሪዎች እወዳችኋለሁኝ። ቲክቶክ ዩቲዩብ እና ቴሌግራም።

የጫማ ቁጥር ስንት ነው? እ የኔ የጫማ ቁጥር ስንት ነው ካላችሁኝ የኔ የጫማ ቁጥሬ እ ሰላሳ ስድስት ነው። ሰላሳ ስድስት የሚሆንበት ምክንያት እግሬ በጣም ቀጫጫና በጣም ትንሽዬ እግር ስለሆነች የጫማው ቁጥሬ ትንሽ ቁጥር ነው እሱም ሰላሳ ስድስት ቁጥር ነው።

በየትኛው መተግበሪያ መልእክት ትላላካለህ በሁለቱ መተግበሪያ መተግበሪያዎች። እኔ መልእክት እላላካለሁ በየትኛው እና በየትኛው ነው? መልእክት ምትላላኪው ካላችሁኝ የመጀመሪያው ሚሴጅ በሚሴጅ እየተፃፃፍኩኝ መልእክቶችን እላላካለሁኝ። በተጨማሪ ደግሞ ቴሌግራም ቴሌግራም ላይ የተለያዩ መልእክቶችን ከጓደኞቼ ጋር እላላካለሁኝ። ፎቶዎችን ስለዚህ ቴሌግራም እና ሚሴጅ እነዚህ መልእክት ምላላክባቸው ናቸው።

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁኝ እንዴት ነው? ዳቦ ማብሰል የምትችይው ካላችሁኝ የመጀመሪያው በእንጨት የምጋግር ከሆነ ዳቦውን በምጋግርበት ስዓት እንጨቱን በደንብ በማንደድ በመቆሳቆስ እንዳይጠፋ በማድረግ ዳቦውን በደንብ አበስላለሁኝ። ከዛ ውጪ ደግሞ በማሽን የምጋግር ከሆነ። ደቂቃውን በመቆጣጠር ሰአቱን በመቆጣጠር ፓወሩን በመቀነስ እና በመጨመር ዳቦው እንዲበስል በደንብ አደርጋለሁኝ ማለት ነው። ስለዚህ ዳቦ ማብሰል እችላለሁኝ።

የዝናብ ውሃ ትሰበስባለህ። አዎ በደንብ ነው የምሰበስበው። እንዴት ነው የዝናብ ውሃ የምትሰበስቢው? ካላችሁኝ የመጀመሪያው የዝናብ ውሃ ምሰበስበው ዝናብ በሚዘንብበት ወቅት። የተለያዩ ሩቶችን ሊሆን ይችላል። ጀሪካኖችን ሊሆን ይችላል። እነሱን በመደቀን በአሸንዳ አድርጌ እነሱን በመደቀን የዝናብ ውሃ እሰበስባለሁኝ። የምሰበስብበት ምክንያት በውሃ የቢጠፋ ለልብስ ማጥበይ ሆነኛል ለመታጠቢያ ይሆነኛል ለፀጉር ቆንጆ ነው የዝናብ ውሃ። ስለዚህ የዝናብ ውሃን በደንብ እሰበስባለሁኝ።

ዜናውን ከየት ታገኛለህ? እንግዲህ ዜናዎችን ከተለያዩ ቦታዎች አገኛለሁኝ ከየት ታገኛለሽ ካላችሁኝ? ለምሳሌ ከተለያዩ መረሚዲያች ከተለያዩ ሚዲያዎች አገኛለሁ። ለምሳሌ ከቴሌቪዥን ሊሆን ይችላል። ከጋዜጣ ከጋዜጣ ከራዲዮ። ከሰዎች ከሰዎች በተጨማሪ ደግሞ። ከእነዚህ ከእነዚህ ዜናውን አገኛለሁኝ ማለት ነው። ከተለያዩ ነገሮች ዜናን አገኛለሁኝ።

ለምን ያክል ጊዜ በዚህ ስራ ሰርተሃል? እንግዲህ በዚህ ስራ ውስጥ ብዙ ጊዜ አልሰራሁኝም። የመጀመሪያ ጊዜ ነው በዚህ ስራ ውስጥ ስሳተፍ። እና ምን ያክል ጊዜ የሚለው ብዙ ጊዜ አይደለም። አሁን ሶስት ቀን አራት ቀን ነው። በዚህ ስራ ውስጥ መስራት ከጀመርኩኝ እና መሳተፍ ከጀመርኩኝ ይሄ ጊዜ ነው እንጂ። ብዙ ጊዜ አልሰራሁም። ግን ለሶስት ለአራት ቀን ጊዜ ሰርቻለሁ።

ከጥላና ከፀሀይ ከጥላ ወይስ ከፀሀይ ትመርጣለህ? እኔ የምመርጠው ፀሀይን ነው። ፀሀይ የመረጥኩበት ምክንያት እንዴት ፀሀይ መረጥሽ ካላችሁኝ? ፀሀይን የመረጥኩበት ምክንያት የመጀመሪያው ፀሀይ ለሰውነታችን ጤናማ የአጥንት እድገት ስለሚያስከትል ነው። ሁለተኛው ደግሞ ቫይታሚ ዲ ስለማገኝ ቫይታሚንዲ ስለማገኝ ነው። ከዛ ደግሞ ጥሩ እንቅልፍ እንድተኛ ስለሚያደርገኝ ነው። ከዛ በተጨማሪ ደግሞ ልብስ ባጥብ። የተለያዩ ነገሮችን እንዲደርቁልኝ የሚያደርግልኝ ፀሀይ ስለሆነ እንዲደድቅልኝ የሚያደርገው ፀሀይ ስለሆነ ፀሀይን መርጫለሁኝ። ስለዚህ ፀሀይን እወዳለሁ እመርጣለሁ።

በመስመር ላይ ላይ ሙዚቃ ትሰማለህ? አዎ እሰማለሁኝ። በመስመር ላይ እንዴት ነው? ሙዚቃ የምትሰሚ ካላችሁኝ በሚሄድበት አጋጣሚ ወደ ተለያዩ ቦታዎች። በመሄድበት አጋጣሚ ሙዚቃ እሰማለሁኝ ከዛ በተጨማሪ ደግሞ በባስ ወይ በተክሲ ምሄድ ከሆነ ኤርፎን በመሰካት ከስልኬ ጋር አገናኝቼ ሙዚቃን እሰማለሁኝ። ስለዚህ በተለያዩ መልኩ ሙዚቃዎችን በመስመር ላይ እሰማለሁኝ ማለት ነው

የቀራ ምግብ ትበላለህ አዎ እበላለሁኝ እንዴት የቀራ ምግብ ትበያለሽ ካላችሁኝ? ለምሳሌ የቀረ ምግም የምበለው ጠዋት ሰርቼው ከሆነ ያንን በማሞቅ ምሳ ሰዓት ለይ መብላት ከፈለኩኝ ያንን በደምብ በማሞቅ መልሼ እበላለሁኝ ከዛ በተጨማሪ ደግሞ ቢጣፍጠኝ ነገር ከሆነ እበላዋለሁኝ ከዛ በተጨማሪ ደግሞ ከኔ ስበላ ከእኔ የተረፈኝ ምግብ ከሆነ እሱን እበላለሁኝ ማለት ነው። ስለዚህ የቀረ ምግብን በደንብ እበላለሁኝ የራሴ የተራፈኝ ወይ ደግሞ የቆየሁኝ አሙቄ በመብላት የቀረ ምግብ እባላለሁ። እና በተጨማሪ ደግሞ የአባቶች ከሆነ የአባቶች ትራፊ ከሆነ ለበረከቱ ስል እበላለሁ። ለበረከት ለመካፈል ከአባቶች የተመለሰ ምግብ ከሆነ እሱንም የቀረ ምግብ እበላለሁ

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ምን ትጠቀሚያለሽ? ካላችሁኝ እኔ የምጠቀማቸው ነገሮች የመጀመሪያው ክብሪት ነው። ከዛ በተጨማሪ ደግሞ ቡታጋዝ ነው። ከዛ በተጨማሪ ደግሞ ኩራዝ አለ። ላይተር አለ። ከዛ ደግሞ እንጨት እንጨት ቅጠል ሊሆን ይችላል ቀለል ያሉ ቶሎ ሊቀጣጠሉልኝ የሚችሉ እነሱን እጠቀማለሁኝ። ከዛ በተጨማሪ ደግሞ ለማቀጣጠያ ለማቀጣጠያ የሚሆነኝ ፌስታል ፌስታሎችን እጠቀማለሁኝ። ቶሎ የማቀጣጠል እንትን ስላላችሁ ከዛ በተጨማሪ ደግሞ ሻማ ሻማም እጠቀማለሁኝ። ወረቀት ወረቀቶችን በደንብ እጠቀማለሁኝ። ከዛ ከሰልም ከሰልም እጠቀማለሁኝ። እንግዲህ እሳት ለማንደድ እነዚህ ነገሮች እጠቀማለሁኝ ማለት ነው።

በትምህርት ቤት የምትወደው ትምህርት ምን ነበር? እኔ የምወደው ትምህርት እንግዲህ ምን ነበር ካላችሁኝ ለምንድነው የምትወጂው ካላችሁኝ እኔ የምወደው ትምህርት አማርኛ ነበር። አማርኛ የምወድበት ምክንያት። አማርኛ በጣም ቀላል ስለሆነ ለአረዳድ ምቹ ስለሆነ ለመናገርም ምቹ ስለሆነ በጣም አማርኛ ትምህርት እወድ ነበረ። በዛ ላይ ደግሞ መምህሬን ስለምወዳት አማርኛ ትምህርትን እወደዋለሁኝ። ለማንበብም ፈተናም ስሰራም ጥሩ ውጤት ስለሚመጣልኝ አማርኛ ትምህርት እወዳለሁኝ።

የምትወደው ስፖርት ምንድን ነው? እኔ የምወደው ስፖርት እንግዲህ ራስን መከላከል ነው። ራስን መከላከል የወደድኩበት ምክንያት እና ለምን ወደድሽው ካላችሁኝ አንደኛ ጤናዬን እሱን በመስራት ጤናዬን እጠብቃለሁኝ ሰውነቴ ጠንካራ ይሆናል ይዳብራል። ከዛ በተጨማሪ ደግሞ በተለያዩ ቦታዎች በምሄድበት ሰዓት የተለያዩ ነገሮች ቢገጥሙኝ እና ከሰዎች ጋር ብጣላ ራሴን ቅድመህ ራሴን ተከላክዬ የማዳን ችሎታ እንዲኖረኝ የራሴ መከላከል ብቃት ስፖርትን በጣም እወደዋለሁ። እሱም ካራቴ ካራቴ ስፖርትን በጣም እወዳለሁኝ አሁንም እየሰራሁ እገኛለሁ። ስለዚህ በጣም የምወደው ስፖርት ካራቴ ነው ራስን የመከላከል እስፖርት። በማንኛውም ሁኔታ ራሴን የምከላከልበት በሱ ስለሆነ ራሴን የምከላከልበት እስፖርት እና የምወደው እስፖርት ለኔ ካራቴ ነው።

በሰአት የምትደርስ ሰው ነህ አዎ በሰአት የምደርስ ሰው ነኝ። እንዴት በሰአት ትደርሻለሽ ካላችሁኝ የመጀመሪያው በሰአቴ ምደርሰው። ሰው ሰው የወንኩት። ማለት አምስት ሰዓት መድረስ አለብሽ ከተባልኩኝ። አምስት ሰዓት ለመድረስ ቅድመ ቅድመ ነገሮችን አደርጋለሁ እንዳልዘገይ። በጊዜ መነሳት ካለብኝ በጊዜ ተነሳስቼ ተዘጋጃጅቼ በጊዜ ተዘጋጃጅቼ ማድረግ ያሉብኝን ነገሮች ቀድሜ በማድረግ። ቅድመ ዝግጅት በማድረግ በፍጥነት ለመሄድ ማለት ነው። ለምሳሌ እዛ ቦታው ላይ እስከምደርስ በታክሲ የሚሄድ ከሆነ። ታክሲ ል ሰዓት ሊጎትትብኝ ስለሚችል መንገድ ላይ የሚፈጠረው ነገር ስለማይታወቅ። በጊዜ ቀድሞ በመሄድና ቀድሜ በመድረስ አደርጋለሁ ማለት ነው። ስለዚህ በሰአት መድረስ ሰው ነኝ። በተባልኩበት ሰዓት እደርሳለሁኝ እነዚህን ነገሮች ቅድሚያ በማድረግ።

ኮኮቦችን መመልከት ትወዳልህ? አዎ ኮኮቦችን መመልከት እወዳለሁኝ። ለምንድን ነው ኮኮቦችን መመልከት የምትውጂው? ካላችሁኝ አንደኛ ከእኔ ሩቅ ስለሆኑ። ኮኮቦችን መመልከት የምወደው ከዛ ውጪ ደግሞ በጣም ስለሚያምሩ ነው። በጣም ስለሚያምሩ ኮኮቦችን መመልከት እወዳለሁኝ። ከዛ በተጨማሪ ስለሚያበሩ በጣም ስለምወዳቸው ኮኮቦችን መመልከት እወዳለሁ።

ስራህ አድካሚ ነው? አዎ ስራየ አድካሚ ነው እንዴት አድካሚ ሆነ? ስራሽ ካላችሁኝ የመጀመሪያው እንዳልኳችሁ አትክልት ቤት ነው የምሰራው ሽያጭ ላይ ስለሆነ እቃዎችን ማውጣት ማስገባት አለው። ከዛ በተጨማሪ ደግሞ ማንሳትም አለው። የሰዎችን ፍላጎት ለማሟላት እቃ መምረጥ ማስመረጥ ስላለብኝ። ማንሳት ማስቀመጥ ስላለው ስራዬ እርካሚ ነው። በዛ በተጨማሪ ደግሞ ጠዋት የገባሁኝ ማታ ሁለት ሰዓት ስለምወጣ። ትንሽ ስራዬ አድካሚ ነው ማለት ነው። በነዚህ በነዚህ ምክንያቶች

ስልጠና ትወስዳለህ? አዎ ስልጠና እወስዳለሁኝ። ምን አይነት ስልጠና ትወስጃለሽ? ካላችሁኝ፤ የምወስዳቸው ስልጠናዎች የተለያዩ ነገሮች። ለምሳሌ አሁን ስለ ዲኮር መማር ስለምፈልግ ኦንላይን ኮርሶችን ስለ ዲኮር እንዴት እንደሚሰራ ኦንላይን ስልጠናዎችን እወስዳለሁኝ። ከሰው ተጨማሪ ደግሞ እኔ በምሰራበት የስራ ዘርፍ ላይ ይሄን ማሻሻል አለብሽ እንደዚህ ብታደርጊው ከተባልኩኝ ስለእነሱ ነገሮች ለማወቅ በደንብ ስልጠና እወስዳለሁኝ ማለት ነው። ስራዬን የተሻለ ለማድረግ በየጊዜው ስልጠና እወስዳለሁ።

ደብዳቤ መጻፍ ትወዳለህ? ደብዳቤ መጻፍ እወዳለሁኝ። እንዴት ወደድሽ ካላችሁኝ? ደብዳቤ መጻፍ የወደድኩበት አንደኛ ሰዎች በደብዳቤ ከ ባፌ ማውራት ከምችለው በላይ በደብዳቤ ጽፌ። የምፈልገውን ስሜት ደብዳቤ ስለሚገልጽልኝ በደብዳቤ ጽፌ ስሰጣቸው ስለማያስደስተኝ ካፌ ከመናገር በተጨማሪ ደብዳቤ ጽፎ መስጠት ስለምወድ ደብዳቤ መጻፍ በጣም እወዳለሁ። የ ውስጤን መናገር ስለሚችልልኝ ስለዚህ ደብዳቤ መጻፍ እወዳለሁኝ ማለት ነው።

ትንኞች በአካባቢው አሉ። አዎ አሉ በእኛ አካባቢ እንዴት? ትንኞች አሉ ካላችሁኝ። በእኛ አካባቢ ትንኞች አሉ። ይሄም ማለት ውሃ ውሃ ያለበት አካባቢ ስለሆነ እነሱ ደግሞ ውሃ ስለሚወዱ ቅዝቃዜም ስላለ ነው። ትንኞች አሉ። ውሀማ አካባቢ ስለሆነ ሰፈሩ ማለት ነው። ስለዚህ ትንኞች በእኛ አካባቢ በብዛት አሉ።

ስሜትህን በፊትህ ላይ ታሳያለህ? አዋ አሳያለሁኝ የማሳይበት ምክንያት አንደኛ እንዴት ታሳያለሽ ካላችሁኝ በፊቴ ላይ ስሜት ሲኖር የማሳየው። አንደኛ ሰዎች የሚያስደስት ነገር ካደረጉ ደስታዬን በፊቴ ፈገግ በማለት እገልፅላቸዋለሁ። ሁለተኛ ደግሞ ማልፈልጋቸው በቃ ከእነሱ ጋር ማውራት ማልፈልገው አይነት ሰው ከሆነ በተለያዩ ስራ ሁኔታ ውስጥ ተቀያይመን ከሆነ። እነዚህን እነዚህ ችግሮች ካሉበት ሰውዬ በማወራበት ሰዓት ፍቴን ኩስትር በማድረግ መከፋቴን በፊቴ አሳየዋለሁኝ ማለት ነው። እነዚህ እነዚህ ስሜቶቼን ስሜቴን በፊቴ በፊቴ አሳያለሁኝ ደስታም ከሆነ ደስታዬን እገልጽለታለሁ። አስጠሊታም ስሜት ካለኝ እሱንም በፊቴ ስሜቴን አሳያለሁ።

ውሃ ማምጣት ታውቃለህ አዎ ውሃ ማምጣት አውቃለሁኝ እንዴት ታውቂያለሽ? ካላችሁኝ ውሃ ማምጣት በደንብ ነው የማውቀው። ለምሳሌ ውሃ በሚጠፋበት ሰዓት። ጄርካን ይዞ በመሄድ ሌላ ቦታ ካለበት ቦታ ውሃ አመጣለሁኝ። አለበለዛ ደግሞ ወንዝ በመሄድ በጀሪካን በእንስራ ቀድቼ አመጣለሁ። ከምንጭም ሊሆን ይችላል ተሸክሜ አመጣለሁኝ። ከዛ በተጨማሪ ደግሞ። ለሌሎች ለአቅመ ደካሞች ውሃ ቀድቼ ማምጣት አውቃለሁኝ። በተለያዩ ነገሮች ስለዚህ ውሃ ማምጣት አውቃለሁኝ።

ሌሎችን ማስተማር ትችላለህ? አዎ ሌሎችን ማስተማር እችላለሁኝ። ለሁሎችው ማስተማርም እምችይው ካላችሁኝ አንደኛ ከልምድ አንፃር ከልምድ አንፃር ሌሎችን ማስተማር እችላለሁኝ። ከዛ በተጨማሪ ደግሞ ካለፍኩባቸው ካለፍኩባቸው መንገዶች ካለፍኩባቸው መንገዶች ሌሎችም ማስተማር እችላለሁኝ። ከእኔ የተሻለ ነገር እንዲገጥማቸው ይሄ ይሄ ነገር መጥፎ ነው። በዚህ በዚህ በዚህ ነገር ሂዱ ይሄኛው ነገር ብትሰሩ ጥሩ ነው ይሄኛው ነገር አያዋጣችሁም። እንደዚህ ብታነቡ ጥሩ ነው። ብዬ በመምከር በማስተማር እመክራቸዋለሁኝ አስተምራቸዋለሁኝ። ስለዚህ ሌሎችን ማስተማር እችላለሁኝ እወዳለሁኝ።

የምትወደው እንስሳ ምንድ ነው? እኔ የምወደው እንስሳ ምን ትወጂያለሽ ካላችሁኝ ድመት እና ውሻ። በጣም የምወዳቸው እንስሳ እንስሳ ናቸው። እና ደግሞ ላም ላምም በጣም ነው የሚወዳት እነዚህን እንስሶች በጣም እወዳቸዋለሁ

በቡድን መስራት ትወዳለህ? አዎ የቡድን መስራት እወዳለሁኝ በቡድን መስራት የወደድኩበት ምክንያት በቡድን ስንሰራ የተሻለ ስራ እንሰራለን ውጤታማ ስለምንሆን አንድኛችን የምናውቀውን አንድኛችን ስለማናውቅ የተሻለ ስራ መስራት ስለምንችል በቡድን መስራት እወዳለሁ። በቡድን መስራት እወዳለሁኝ በደንብ